ስሜቴን በፊቴ ላይ ብዙ ጊዜ በጣም አሳያለው ያው ህሄ የተፈጥሯዊ ነገር አደል። አንዳንድ ጊዜ። ስትደሰት ትስቃለህ አንዳንድ ጊዜ ስታዝን ደሞ የማዘን ምልክት ታሳያለህ ወይ ታለቅሳለህ ወይ ትናደዳለህ እና። አብዛኛው ጊዜ ስሜቴን በፊቴ አሳያለው አዎ በደንብ ነው ማሳየው። ያው አንዳንድ ሰዎች አሉ በደንብ ስሜታቸው በፊታቸው ላይ እማይታይ ማለት ነው። እኔ ግን ብዙ ጊዜ ያው ስናደድ በጣም ነው ፊቴ ማጨማድደው እንደተናደድኩ ያስታውቅብኛል። ከተደሰትኩም እንደዛው ፈገግ እላለው። ያው አንዳንዴም የሆነ ስትጨናነቅ ወይም ደሞ ስትቸኩል ደሞ ከ በፊትህ ላይ ሚታየው ነገር አለ። እናም እኔ ስሜቴን በፊቴ ላይ በደንብ ከማሳዩ ሰዎች አንዱ ነኝና። ያው ስሜትን ማሳየትም መጥፎ ነው አልልም

የድሮ ፎቶዎቼ በደንብ ነው የምይዘው ምክንያቱም በጣም ጥሩ ትዝታ ይሰጡኛል። ከምወዳቸው ጓደኞቼ፤ ከምወዳቸው የተነሳሁት ፎቶ ብዙ ጊዜ ይይዛለሁ ምክንያቱም በህይወት ብዙ ነገር ታሳልፋለህ እና ያ የምታሳልፈው ነገር በፎቶ ካልተያዘ ምንም ትርጉም የለውም። እና የድሮ ፎቶዎቼ በደንብ አድርጌ ነው የሚይዘው። እንደውም በሁለት የተለያዩ ነገሮች ነው የሚይዘው፤ አንደኛው በፎቶ ራሱ ፎቶ ቤት ወስጄ አሳጥቤ ሲሆን፤ ሌላኛው ደግሞ በፍላሽ ወይም ደግሞ፤ በእነዚህ በስልኬ ወይም ያው በእጅ በማይታይ ወይም ደግሞ በማይታይዙ ነገሮች እይዘዋለሁ ማለት ነው። ስለዚህ የድሮ ፎቶዎቼ በደንብ ይዞዋለው።